ምግቤን ለሌሎች ማካፈል ትወዳለህ? አዎ ምግቤን ማካፈል ልል እወዳለሁ። ምክንያቱም የሰው ልጅ በህይወት በሚኖሩበት ሰዓት ብቻውን እንዲበላ። በመጽሐፍ ቅዱስም በፈጣሪም በሁሉም ነገር የሚፈቅድለት አይሆንም። ምክንያቱም የሰው ልጅ ከሌሎች ጓደኞቹ ጋር ሊሆን ይችላል። ከቤተሰቦቹ ጋር ከወላጅ ዘመዶቹ ጋር ከወዳጅ ዘመዶቹ ጋር በአንድ ላይ ሊመገብ ይችላል። እንጂ ለግሉ በግለሰብ ደረጃ ምግብ መመገብ የለበትም። ወይም ደሞ አለማካፈል ማለት በጣም የሚያስጠላና ከባድ የሆነ ነገር ነው። ምክንያቱም የሰው ልጅ ምግቡን ማካፈል አለበት። ምክንያቱም ምሳሌ እኔ ጠግቤያለሁ ዛሬ ጠግቤ የፈለኩትን ነገር መብላት እየቻልኩ ነገር ግን ስንት ወገኖቻችን ተርቦ ያሉበት ሁኔታ ሊኖር ይችላል። ስለዚህ እነሱ ተርበው ደግሞ እኛ ያን ያህል እንትን ማለት አይጠበቅብንም። ያን ያህል እኛ መደሰት አይጠበቅብንም። ምክንያቱም ብዙ ሰው ተርቦ እያለ እንዴት እኛ ልናገኝ እንችላለን? እኛ መብላት ከእኛም አልፎ ለብዙ ሰው ስለሚጎዳ ምክንያቱም ይሄንን ነገር ማስጠበቅ ይጠበቅብናል ማለት ነው። እንዴት ነው ይሄን ነገር ከሌሎች ነገሮች ለይተን ልናየው የምንችልና ማስተካከል የምንችል ብለን ካሰብን? ምንድነው? የሰው ልጅ በህይወት በሚኖርበት ወቅት ብዙ ነገሮች ያገጠሙታል። ማለትም ክፉ ነገር ያጋጥማል መጥፎ ነው። ጥሩ ነገርም ያጋጥመዋል። ስለዚህ እነዚህን ነገሮች ለማለፍ ደግሞ ግዴታ ምን ይጠበቅበታል? ብዙ ነገሮችና ተካፍሎ በመሙላት ተዛዝኖ ዛሬ ቢያልፍለት ለአንድ ሰው ለነገ ለነገ ለአንድ ሰው ደግሞ ችግር ሊሆን ስለሚችል የሰው ልጅ በቻለው መጠን መተጋገዝ አለበት ማለት ነው። ስለዚህ እኔ እንደራሴ ማለት ነው። ምግብን በግሌ መብላት አልወድም። ምክንያቱም ከሰዎች ጋር ባገኘሁት አጋጣሚ ተካፍየ ያገኘሁትን ነገር ከሌሎች ጋር እሰራለሁ እንጂ። እንዴት ተደርጎ ለግለሰብ ደረጃ በራሴ ደረጃ ለመገብ እችላለሁ ምክንያቱም? እኔ ካላከሉኝ የሄዱት ሌሎች ሰዎች መብላት የማይችሉበት ደረጃ ሊደርሱ ይችላሉ። ያ ማለት ደግሞ አለም ለየኖር እየኖር ያለነን ሪሶርስ እኩል መካፈል ነው የሚጠበቅብኝ ምክንያቱም አለም ለአንድ ሰው ብቻ ተብላ የተሰራች አይደለችም። ስለዚህ ሁላችንም እንደዚህ አይነት ሁኔታ ሁሉንም በመረዳት ተጋግዘንና ተባብርን መኖር ይጠበቅብናል። ስለዚህ ግዴታ ይህንን ለማድረግ ደግሞ የኛ ማያስፈልጋል የኛ ጠንክሮ የመስራት ባህል ጠንካራ የስራ መንፈስና እግሮችን ለማድረግ ቁርጠኛ መሆን እኛን ወደተሻለ ነገር ሊያደርሰን ስለሚችል። ሁላችንም በርተትን በመስራት ይህን ነገር ማድረግ አለብን ማለት ነው። አንዳንድ ሰው ደግሞ ራሱ ዛሬ አገኘ ማለት ነገር የሚቸግር አይመስለውም። አንዳንድ ሰው እና ምንድነው? ያለውን ምግብ በግባው አይመገብም ማለት ለሌሎች አይከፍልም። ካገኘን ተደብቆ ነው የሚበላው። ስለዚህ በእንደዚህ አይነት ሁኔታ ደግሞ ራስ ወዳድነት በጣም ስግ የት? የት እኛ ከፍጣሪ እንለያለን ለራሳችን ደግሞ መሆን አንችልም። ስለዚህ ይሄ የተጽኖዎች እኛ ነህ ምንድነው? እንደፈለግን ቦታ እንድንደርስ ያደርጉን። ከምን አንፃር አንደኛ ከስኬትም አንፃር በመቀጠል ደግሞ ፈጣሪም ማንጣት ወይ እኛን ስኬት ያደርሰናል ብዬ አላስብም። ስለዚህ ምን ማድረግ ይጠበቅብናል? ያን ነገር በአግባቡና በስነ ስርዓት ማድረግ ማካፈል ለሰዎች በግ እኛ አገኘን ማለት ዛሬ አይደለም። ቁራት ምክንያቱም ዛሬ ያገኘነው ሰዎች ነገ ልናጣ እንችላለን። ስለዚህ ማግኘትና መጣት የአንድ ሰንቲም ሁለት ገጽታዎች ናቸው። ምክንያቱም ዛሬ አግኝተን ያለን ነገር ደግሞ ሳናስበው እናጣለን። ስለዚህ በምናጣበት ሰዓት መለመናችን አይቀርም። ስለዚህ እኛ ደግሞ ያልሰጠነውን መለመን ማለት በጣም ከበርና ስነዋሪ ነገር ስለሆነ። ይሄን ነገር በደንብ ብልና በስነ ስርዓት ብልና አሪፍ ነው። ምክንያቱም ሁሌ መቀበል ብቻ አንዳንዴ ጥሩ ነገር ላይሆን ይችላል። መስጠት ነው አሪፍ ነገር ነው ብዬ አስበህ ነው። ካልሰጠን እኛ መቀበል ብቻ ሳይሆን ፕሮግራማችን እኛ ያለን ነገር በሙሉ እየቀነሰና እየጠፋ ሄደን ብሎ መጨረሻ ላይ ወደ ወደ አልሆነ ነገር ውስጥ መግባት እንችላለን። እና

ለስራ አልጓዝም ምክንያቱም እኔ የምሰራበት ቦታ በጣም ቅርብ ነው። ማለት እኔ ትምህርት የምማርበት ቦታ እዚሁ ግብ ውስጥ ስለሆንኩ ለስራ ጉዞ የሚሄድበት ቦታ የለም። ነገር ግን አሁን እኔ እንደ አጠቃላይ ኢትዮጵያ ውስጥ እያየሁት ያለው ሁኔታ። እንደ ኢትዮጵያ ማለት ነው አንድ ሰው ስራ መስራት ፈልጎ ፍላጎት እያለው። ብዙ ጉዞ ተጉዞ ነው ስሮውን የሚደርስ እና የተለያዩ መሰናክሎችን አልፎ። ይሄ ደግሞ ምንድነው? የሚሆነን ቦታ እንዳይደርስና ወደኋላ እንዲቀር ያደርገዋል። ምክንያቱም አንድ ሰው ለመስራት ፈልጎ። ብዙ ርቀት ከተጓዘና። በደንብ መንገዶችንም ተጉዞ ብዙ ነገር ካለፈ በኋላ ደርሶ የሚሰራው ስራ ያን ያህል ላያስደስት ይችላል። ምክንያቱም የመስራት ፍላጎት ካለው አንድ ሰው የትራንስፖርት ሌሎች ሌሎች ነገር ቢሟሉለት አሪፍ ነው። ምክንያቱም በፈለገው ቦታ በሚፈልገው ሰዓት ጥሩ ይደርሳል ማለት ነው። ስለዚህ ይሄ ነገር በቃ ቢስተካከልና ሰው የምፈልገው ቦታ እንደፈለገ ሄዶ ተዝናንቶ የፈለገውን አድርጎ ሰርቶ ቢመጣ አሪፍ ነው። ሌሎች ያደጉ ሀራት ይሄን ያህል ደረጃ ላይ አይደሉም ምክንያቱም እነሱ በፈለጉት ሰዓት ይሄዳሉ በፈለጉት ሰዓት ይመጣሉ። አሁን ምሳሌ ጃፓንን በምንወስድበት ሰዓት ጃፓን ፈጣን የሆነ የባቡር እንትን አላት የባቡርም ስራ። ባቡር አለት ያባቡር ደግሞ በፍጥነትም ቢንቀሳቀስ ነው። በፍጥነት ተንቀሳቀሰ ማለት ፈለገው ቦታ በፈለገው ሰዓት በፈለገው ሁኔታ ስለሚደርስ ያ ደግሞ ምንድነው? በጣም ጥሩ የሚባል ደረጃ ስለሚያደርስ ያንን ነገር። አመት የሚጠቀም ህዝቡም የበለጠ ምርታማ ሆኖ ይሰራል። መንግስትም ለሀገሩ ተጨናቂ ትውልድ ያገኛል። መንግስት ደግሞ ያንን አይነት ትውልድ ያገኘ ማለት በቀላሉ መቆጣጠር ይችላል። ከዚያም አልፎ ህብረተሰቡ በሀገሩ ደስተኛ ይሆናል ሀገሩን የወዳደ ህብረተሰብ ይፈጥራል። እነዚህ እነዚህ ተጽዕኖዎች ደግሞ አንድ ላይ ተሰብስበው ወደ አሪፍ ሁኔታ መንገድ ይሰር ያሳልፋሉ። የአሪፍ ሁኔታ ደግሞ ስኬት ላይ ያደርሳል። ስኬት ላይ ከደረስን ደግሞ ሀገራችንን ወዳድና ሀገራችን ብዙም እምናደርግ ዜጎች እንሆናለን። እና ምንድነው? በዚህ ላይ በጣም ጠንካር ያለ ብን ብዬ ስለማምን። ነገር በስነ ስርዓት ማድረግ አስፈላጊ እንደሆነ አምናለሁ። እኔ ስለዚህ ማንኛውም ዜጋ በስነ ስርዓት ተጉዞ እንዲሰራ ለማድረግ መሰረት ልማቶች መሟላት አለባቸው። እነዚህ መሰረት ልማቶች ደግሞ መንግስት ስለሆነ የሚያሟላቸው መንግስት እነዚህን ለመሟላት በጥንቃቄና በተቀናጀ መልኩ መስራት አለበትም። ምክንያቱም የተሟላ ነገር እንዲያገኝ ህዝቡና ስራውን ወዶ ስራውን በሰአቱ እንዲሰራ በሰአቱ ሰርቶን የተለያየ ትርፎችንና ጥቅማ ጥቅሞችን አግኝቶ ስኬት ላይ ለመድረስ ግዴታ ምንድነው? መልፋት አለበት። ስለዚህ መልፋት ደግሞ እንዲለፋ ደግሞ መሰረተ ልማቶቹ ዋና ዋና ነገሮች መሟላት አለባቸው። ምሳሌ አሁን የሰው ልጅ ምግብ ሳይበላ የሆነ ነገር ማድረግ እንደማይችል ሁሉ። እንደዚህ አይነት ነገሮችም ሳይሟሉለት ምሳሌ ትላንት ስፖርት ሳይሟላለት ጥሩ ነገር ማድረግ ይከብደዋል። ስለዚህ እንደዚህ አይነት ነገሮችን በማሟላት ጥሩ የሆነ የሚባል ደረጃ ለመድረስ ምንድነው? መጠንከር አለብን ነው ብዬ እማስብ ሁላችንም በተባበረ ክንድ ይሄን ነገር። እናሟላ እስኪ ምንም ብዬ እጠይቃለሁ። ይሄን ለማሟላት ደግሞ ግዴታ መንግስት ብቻ ሙሉውን የሾፍነው ሳይሆን ምሳሌ ሊገጥር ቦታ ቢኖርና ታክሲ የማይገባው ቢሆን። ከህብረተሰቡም ከመንግስትም የተወሰነ የተወሰነ ገንዘብ ከተዋጣ በኋላ ያንን ገንዘብ እንደየ ሁኔታው ምን ቢከፋፈል በጣም ነው ደስ የሚለኝ። ምክንያቱም እኛ መንግስትን ብቻ በማስወጣት መንግስት ጥሩ አድርጎ እንዳይሰራ የለንም። ክፍተት ከመስጠት እኛም በሚገባን እኛም የሚያፋጥንልን ስለሆነ። ካለን ከገንዘባችን ከጉልበታችን በመርዳት አሪፍ ሆኖ እንዲሰራ የተቻለንን ነገር ማድረግ ይጠበቅብናል። ስለዚህ የመሰረተ ልማቶች ሲሟሉ መንገድ ሲሟላ ህዝቡ እንደፈለገ ትውዛዙሮ ሲሰራ እና መንገዱ ሲቀለው ያ ነገር ምንድነው ለእኛ የስኬት መሰረት ስለሚሆን። ይሄን ነገር ሁላችንም ትኩረት ብናደርግበት ባይ ስለሆንኩ።

አዎ ድልድዮች በአካባቢያችን አሉ። ድልድይ ማለት አንድ ሰው ከሆነ ቦታ ተነስቶ የሆነውን ቦታ ለማቋረጥ ሲፈልግ ያንን ቦታም ያልፍበት መንገድ ድልድይ ይባላል። እና ድልድይ ማለት ልክ እንደውም አንዳንዴ በስኬት ይመሰላል ማለት አንድ ሰው ደሃ ከነበረ ከደሃ ከሀብት ካለመኖር ወደ መኖር የሚሻገርበት መስመር ነው። ስለዚህ ድልድይ በጣም ትልቅ ዋጋ ይከፍላል ምክንያቱም በድሮ ሰዓት አንድ ቦታ ወደ አንድ ቦታ ለመሸጋገር ትልቅ ወንዝ ቢያቋርጥው ሁለት ሰፈሮችን ትልቅ ትልቅ የሚያቋርጣቸው ሰፈሮች መኖሩ እንደነዚህ አይነት ሰፈሮች ላይ አሪፍ የሆነ ድልድይ ይደረጋል። ያ ድልድይ ደግሞ ምንድነው? እንደመጓጓዣ ማለት አንዱ ወደ አንዱ እንደመጓጓዣ ስለሚጠቅም ያ ትልቅ የሆነ ለሰዎች ትልቅ የሆነ እረፍት እና ትልቅ የሆነ ሰላም ስለሚሰጥ እንደዚህ አይነት ድልድዮች በጣም አስፈላጊ ናቸው። ብዬ አስባለሁ ነው ምክንያቱም ድልድይ ማለት መሸጋገሬ ከአንዱ አንዱ መድረሻ የሆነን ቦታ ተነስቶ ሰው ለመሄድ ግዴታ ውሃ ላይ መግባት የለበትም ወይም በውሃ መውሰድ የለበትም። ድልድይ ካለ ድልድዩ ምንድነው? መንገድ ይፈጥር ናእ ያው የፈጠረው መንገድ ደግሞ እንድናልፍ ያደርገናል ማለት ነው። ስለዚህ እንደ አጠቃላይ ድልድይን ስናየው ድልድይ በጣም አሪፍ ነው። ድልድይ ጥሩ ነገር ነው። ድልድይ ምንድነው? የስኬት መውል መውለጃ ይመሰላል ስለዚህ ድልድይዮች አሉኝ አካባቢ ምሳሌ አሁን ሙጋ የሚባል ቦታ አለ ሙጋ ወንዝ በእኛ አካባቢ የሙጋ ወንዝ መተላለፊያ ድልድይ ራሱን ይቻላል። እና ያድልድይ ሳፍ የሚባል ቦታን ከደብረ እየሱስ ቦታ ትልቅ ነው የሚከፍለው ያ ወንዙ ስለዚህ ያንን ወንዝ ምንድነው ያደርግልናል። እንደ መተላለፊያ መንገድ ስለሚሆን መንገዱ በቀላሉ ከንሳፍ ወደ ደብረ ኢየሱ ማለፊያ እንደ ማለፊያ የሆነ መንገድ ሆኗል ማለት ነው። ስለዚህ ይሄ መንገድ ደግሞ ብዙ ሰዎችን አቃሎላቸዋል ላይፋቸው ላይ ማለት ነው። ምክንያቱም አብዛኛው ሰው አቋርጦ የሚሄደው መንገድ ራሱ አስቸጋሪ ነበረ። የሚያሳልፈው ውጣ ውረድ አስቸጋሪ ነበረ። ይሄንን በማለፍ ራሱ እንደ መንገድ ሲሆን በጣም አሪፍ ነገር ነው። የሚፈጥር ስለዚህ መንገድ መኖሩ ያ ድልድይ እንደ ሰዎችን ማሳረፊያ ሆኖ ስላገለገለ ድልድዩ ደግሞ ከስኬት ወደ ጥሩ ነገር እንደመምጫ መሳደያ ስለሆነ ይህንን ምን ብለን እንጥረዋለን ድልድይ ለእስከ ውድቀት ወደ ስኬት መምጫ መሳሪያችንና ነው እንላለን ማለት ነው። ከዚያ ደግሞ ቦተ ቦት የምትባለው እንዳለች ቦተ ቦት የምትባለው አነ ተራራ የምትባለን ከደብረ እየሱስም ክፍልል ነው። የ ወንዝ በሚሞላበት ሰዓት በክረምት ከማለፍ ይከብዳል። ስለዚህ ያንን ተራራ ወንዝ አካባቢ ያንን ተራራ አከባቢ ያሉ ሰፈሮችን በቃ እረፍት በመስጠት ምን እንዲያደርግ ያደርጋል። ከነ ተራራ ወደ ደብረ እየሱስ በቀላሉ እንዲገቡ ስለሚያደርግ ይሄ ደግሞ ምንድነው? ከስኬት ወደ ስኬት ካልሆነ ነገር ወደ ስኬት ማለት በጉዳት በነበረበት ቦታ ወደ ስኬት በምን በቀላሉ ሊያዘዋውር ይችላል ማለት ነው። ስለዚህ ይሄ ደግሞ ምንድነው? ለእኛ ጥሩ ነገር ነው። መንገዶችን ፈጠረልን አሪፍ አጋጣሚዎችን ፈጠረልን እነዚህን አጋጣሚዎች ደግሞ ተጠቅመን እኛ ወደ ምንፈልገው ነገር መሄድ ስለምንችል ይሄ ደግሞ ለእኛ በጣም አሪፍ ነው። ምክንያቱም ሰዎች የተሻለ መንገድ ያገኛሉ። መንገዱን ደግሞ ተጠቅሞ አሪፍ ቦታ መድረስ ስለሚችሉ እነዚህ ነገሮች ምንድን ናቸው ጥሩ ናቸው። ብዬ እንደኔ ስለማስብ ይሄን ነገር ብናደርግ አሪፍ ነው። ስለዚህ ምንድነው መንገዱ ወደ ድልድዮች ወሰዳቸው እኛ ላይ ደግሞ ወደ ድልድዩ በዋነኝነት የጅግ የድልድይ ሌላኛው አለ። ስኩትን ከደብረ እየሱስ የሚያገናኝ ሲሆን የድልድይ የተዘራው ድሮ ሲሆን በቃ ድልድዩ በጣም ወሳኝ ነው። ምክንያቱም የሰኩት ሰው የድልድዩ ባይኖር በምንድን ነበር። በወንዙ ላይ ነበር የሚያልፉ በወንዙም ሊወሰዱ ይችላሉ። እንደዚህ እንደዚህ አይነት ችግሮች ደግሞ የራሱን የቻለ ጉዳት ስለሚያደርሱ ያ መኖሩ እንደኔ እኔ በጣም ምርጥ የሆነ ነገር ነው። ብዬ ስለማስብ ድልድይ ማኑ አንዳንዴ እንደ ስኬት መወጣጫ እንደሆነ አርገን ብንቆጥረው መልካም ነው ብዬ አስባለሁ። አመሰግናለሁ ስለተሰጠኝ እድል አመሰግናለሁ።

የምወደው ስፖርት ቴኳንዶ ከዚህ በፊት እወድ ነበር እና ቴኳንዶ ለረጅም ጊዜ ሰርቻለሁ ማለትም ለአንድ አመት ምናምን ትኩረት አንድ አመት ከስድስት ወር አካባቢ ትኩረት አድርጌ በደንብ ሰርቻለሁ። እና የቴኳንዶ ትውስታዬን መቼም አረሳዉም። ምክንያቱም የዝያኔ ስንገባ በቃ ብዙዎች ሁላችንም እንደ ቴኳንዶ ብዙ ልዩ ፍቅር ነበርን በጣም ወደነው ደስ ብሎን በቃ ተደስተን ነበር የገባን። ከዚያ ግን አሰልጣኛችን ያው ምርጥ ሰው የሚባል ሰው ነው። አሰልጣኛችን ነገር ግን አሰልጣኛችን ያን ያህል የተሻለ እውቀት ያለው አሰልጣኝ አልነበረም። በወቅቱ እሱ ራሱ ጥቁር ቀበቶ ዘግይቶ ነው እንጂ ያገኘህ ጥቁር ቀበቶ በወቅቱ ራሱ አላገኘም ነበር። እና እኛ ብቻ ጠንክረን እንሰራ ነበር አስታውሰን ነው። በጣም ምክንያቱም ስለ ቴኳንዶች ስለማናውቅ ምንም ነገር አዲስ ነገር ቴኳንዶ የተሻለ ለህይወታችን መሰረት እንደሆነ ስለምናስብ በቃ ህፃናትም ስለነበርን በደንብ እንሰራለን ተሯሩጠን እንሰራለን በቃ አሪፍ ነገር ያስገኝልናል ብለን። በደንብ እንሰራ ስለነበረ ቴኳንዶ የዛኔ ደግሞ እኛ ምንድነው እንደ መደሰቻ በቃ እንደ የሆነ ነገር ስኬት መድረሻ አድርገን እያሰብነው ነበር። እና ልክ ያንን እያለፍን ስንሄድ ያደረግን ብዙ ነገር እያደረግነ ስንሄድ። ስፖርቱም በቃ ያለን ፍቅር እየቀነሰ መጣ አሰልጣኙን ብዙ ነገር በሂደት እያሳየን አልነበረም። ከዛ በቃ የነበረን ፍላጎት ቀስ በቀስ እየወረደ መጣ ወርዶ ብቻ አልቀረም በሚያሳዝን ሁኔታ እንደሚያስፈልገው አይነት መጠን ልንቀጥል አልቻለም በጊዜ ሂደት የነበረን ፍላጎት እየቀነሰ እየተሸረሸረ መጣ። በቃ ደስ ብቻ ደስ አይልም ነበር ያለው ሁኔታ። ከዛ በመቀጠል ግን ለምን እንዴት እንደዚህ ይሆናል? ለምን ጠንክረን አንሰራም ጠንክረን ለምን አንማርም ጠንክረን ለምን ይሄን አናደርግም ጠንክረን ለምን? ብዙ ነገር ስኬት ላይ የሚያደርሰንን ነገሮች አናደርግም በሚል በጣም ጥልቅ የሆነ ውሳኔ ለመወሰን። ጥልቅ የሆነ ነገር ለማድረግ በጣም መሯሯጥ ጀመርን። ማለት እንዴት ነው የምናናሽሎ ስፖርቱን እኛስ በራሳችን የሆነ ነገር ማድረግ አንችልም ወይ? እንዴት ነው እኛ የሆነ ነገር አደረገን ስኬት ላይ ራሳችንን የስፖርት ስኬት ላይ የምንፈልገው ደረጃ ለምን አንደርስም? የሚል የሆነ ከጓደኞቼ ጋር ጥያቄ አነሳን ስለዚህ ጓደኞቼ ደግሞ እነሱም በእኔ ልክ ስለሆኑ ለብቻችን እንስራ ብለን ከስፖርት ቤት ወጣን እና ለብቻችን ከጂም ቤት እንጀምር ብለን ስፖርት ጀመርን። ነገር ግን ጀምረን ብዙም አልሄድንም ምክንያቱም አሰልጣኙ ሌላ ሰው አዝዞ የኛን እንዲያጠፋብን የምንሰራበትን ስፖርት እንዲዘጋ አስደረገብን ተዘጋ ከዝያ በቃ በጣም የሚደብር አይነት ነገር ውስጥ ገባን። ምክንያቱም የኛው አሰልጠኛችን እኛ እንዳንሰራ ፍልጎ እንደዚያ ሲያደርገን በና በቃ በዚያ በዚያ ባሉ ነገሮች። ስፖርቱን ቀስ በቀስ ፍቅሩ እየቀነሰ መጣ እየጠላዉት መጠው ከዛ በሂደት ለምን አልቶዉም? ቴኳንዶ ብዙም የሆነ አስጥላኝ በመሃል ከዚያ ሰውነቴ ከሳው እየከሳው መጣው እና ልክ ሰውነቴ እየከሳው ከመጣው በውኋላ ሰውነቴ ሲያልቅ። ከስቼ በጣም ቴኳንዶ ተጽኖ አርጎብኝ ስለነበር ብዙ ነገሬን አጣው ምክንያቱም ቴኳንዶ ማለት በጣም የሚያከሳ ነገር ነው ማለት እኛ ምግብ እየጠበቅን በልተን ራሳችንን ካልጠበቅንና ካልተንከባከብን በጣም ነው ሰውነታችን ሉዝ እንድናደርግ እንድናጠው ነው ያደርገናል። ከዚያ በመሃል አቋርጨው በነበርኩበት ሰዓት በጣም ወፈርኩ ወፈርኩ በጣም የመጨረሻ ልብስ እስከምለብስ ደረጃ ድረስ እያስጠላኝ በወፍርኩበት ጊዜ በቃ በጣም ደባሪ የሆነ ውፍረት ከወፍርኩ በኋላ ለምን ይሄን ውፍረት አላስተካክለውም ብዬ ጂም ገባው። ጂም ገብቼ አሁን አራተኛ ወሬ ነው እና ጂም ስሰራ በጣም ደስ እያለኝ ውስጥ እየተደሰተ ቀስ በቀስ ሳላውቀው እየተለወጥኩ እየተለወጥኩ እየተለወጥኩ መጣሁ። ከዛም በቃ ወደ ሲኬት ራሴ ገባሁ ማለት ነው። እና ምንድነው ስኬት ላይ የሚያደርሱ እነዚህ አይነት ነገሮች ደስ ይላሉ። ለፍተን እና አሁን ለይ ጂም በጣም የወደድኩት ስፖርትም በጣም የምወደው ስፖርት ሆኗል። ጡንቻ መገንባትና እንደዚህ በጣም ሸፕ መያዝ በጣም ቅርጽ መያዝ በጣም የምወደው ስፖርት ስለሆነልኝ። አሁን ላይ ፈጣሪዬን እያመሰገንኩ ጠንክሬ እየሰራሁ እገኛለው ጠንክር በመጠንክር በመበረታት አሪፍ የሚባል ስራ እየሰራሁ እገኛለው። እና ልክ ይሄንን በማድረጌ ደግሞ ምንድነው ደስተኛ ነኝ

ማህበራዊ ሚዲያ እጠቀማለሁ ቲክቶክ እጠቀማለሁ ትዊተር እጠቀማለሁ ፌስቡክ እጠቀማለሁኝ ዩትዩብ እጠቀማለሁ። ነገር ግን ማህበ እኔ ለወጣቱ ትውልድ የምመክረው ማህበረ ሚዲያ መጠቀም ቴንሽናችን አቴንሽናችንን ይቀንሰው አልፎ የሆነ ነገድ ላይ ትኩረት አድርገን መቆየት እንዳንችል ያደርገናል። ይሄ ደግሞ ለእኛ ምንድነው ጉዳት ያደርሳል? ምክንያቱም አንድ ነገር ላይ በቂ ሁኔታ ትኩረት ስትል መቆየት ካልቻልንና በበቂ ሁኔታን ለዚያ ነገር ራሳችንን እስካልሰጥን ድረስ ከየትም ይሁን ምንም ነገር እኛ ወደፊት ልናደርግ ቀርቶ በቃ አሪፍ የሚባል። ላይፍ እራሱ ላይኖረን ይችላል ማለት ነው። ስለዚህ ከዚህ ነገር ለመላቀቅና ጥሩ ነገር ደረጃ ለመድረስ ከእኛ ምን ይጠበቃል? እኛ ጠንክረን በመስራት አሪፍ ነገድ ላይ እንድንገባ ነው እንጂ እንደዚህ አይነት ነገሮችን ሱስ ማስወገድ አለብን። በተለይ የሚዲያ ሱስ አንድ ሰው ቲክቶክ በቃ ዛሬ አንድ ሰላሳ ደቂቃ ቲክቶክ ልጠቅም ብሎ ይገባል። አርባ ደቂቃ ይቆያል አምሳ ደቂቃ እያለ እያለ ምንድነው ደቂቃውም እየጀመረ የራሱም ያለው ትኩረት እየቀነሰ። የሆነ ነገር ማድረግ ሳይችል በቃ በጣም በሚያሳዝን ሁኔታ የሚያስጠላ አይነት ድግግሞሽን እየደገመ ሙሉ ነገሩ ወደ ጥሩ ነገር የማይሄድበት ደረጃ ስም መጨረሻ ይደረርሳል ማለት ነው። ስለዚህ ምንድነው ማድረግ? ሶሻል ሚዲያ ስንጠቀም ምን ማድረግ አለብን አንደኛ ነገር ከቻልን ማለት ነው። ባንጠቀም አሪፍ ነው ምክንያቱም ቲክቶክ ምንም ያን ያህል ጥሩ ነገር ያለው ነገር አይደለም ቲክቶክ እንደ አጠቃላይ ቢደለት እንደኔ አሪፍ ነው። ቲክቶክ ከተደለተ በኋላም ሌሎችም ሚዲያዎች አሁን ለምሳሌ ዩቲዩብ ስንጠቀም ዩቲዩብ ላይ ማውረድ የሚያስፈልገን ምንድነው የምንፈልገው? ዩቲዩብ ላይ ምን አይነት ነገር ነው ማውረድ የሚያስፈልገን የሚለውን መጀመሪያ ከወሰንን በኋላ ነው ወደ ዩትዩብ መግባት ያለብን። ነገር ግን ዩቲዩብ ላይ ምን ማውረድ? እንደሚያስፈልግ ሳልወስን ዩቲዩብ ላይም ገባሁ ማለት። የበለጠ ወደ ጉዳት ነው የምሄድ ምክንያቱም ልክ የማወርደው የማወርደው የምፈልገውን ሳላስብ ነው ብዬ ቀጥታ ወዴትም ከገባው በኋላ የትም ላይ በቃ ብዙ ነገር ሰርቻለሁ። የማላውቀው እያየሁ ልክ ተምኔሉን የፊት ገጹን እያየሁ ለመወሰን ይከብደኛል። ምክንያቱም ሁሉንም በአንድ ጊዜ ራሱ ባያውም ያስደስተኛል የሰው ልጅ የተሰራበት ነገር። ለአዳዲስ ነገሮች መጓጓት የለመደ ስለሆነ የለመድን ስለሆነ ይሄን ነገር በቀላሉ በመቀነስ ትኩረታችንን ወደ አንድ አቅጣጫ በማድረግ መስራት ነው አለብን። ምክንያቱም ትኩረታችንን ባደረግንበት አቅጣጫ ስለሆነ ኃይላችንም ኃይላችንን የሚሄድ ኃይላችንን የወደደበት ደግሞ በዚህ አቅጣጫ ምንድነው ስኬት ይቀርበናል ማለት ነው። ስለዚህ ወደ ስኬት ለመቅረብ እና ስኬት የምንፈልገው ደረጃ ላይ ለመድረስ ከእኛ ምን ይጠበቃል? ትኩረታችንን ምንፈልለው ስራ ላይ ለትንሽ ጊዜ መማር የምንፈልገውን ስራ መስራት ማለት ነው። ስለዚህ ያ ደግሞ ምንድነው ጥሩ የሆነ ደረጃ ጥሩ የሆነም ነገር እንድንሰራ ያደርገናል። ስለዚህ ሁላችንም ምንድን ማድረግ አለብን? ከቻልን አንደኛ ኢንተርኔት አለሙን እንደ ጥቅል ጥሎ መውጣት መተው ኢንተርኔት እንደማያስፈልግ ተረድቶ ነ ኢንተርኔትን ንቆ መተው ሀሪፍ ነው። ማለት ኢንተርኔት በምንፈልግም ሰዓት ጐግልአድርገን ኤአይዎችን ተጠቅመን ለትምህርትም ከሆነ የምንፈልገው ማድረግ ነው። ነገር ግን ደግሞ ብለን ቲክቶክ ላይ ሃያ አራት ሰዓት ቲክቶክ ቲክቶክ ቲክቶክ ማለት ቴንሽናችንን ወደ የአእምሮውን ማሰብ አቅማችን እየቀነሰው እየቀነሰው የመጣና ጭራሽ ከነ መጨረሻም ማሰብ እንዳንችል ላይ አይነት ደረጃ ስለሚያደርስን። ፈጣሪ የሰጠንን ልዩ ስጦታ ደግሞ እኛ በአግባቡ መጠቀም ይኖሮብናል። በአግባቡና በስነ ስርዓት የሚያስፈልገው ምንድነው? ምንድነው የሚያስፈልገው የሚለውን በስነ ስርዓት። ፈጣሪያችን በሰጠን ነገር ተጠቅመን ወደ ስኬት መቅረብ ሲገባን እኛ ግን በማያስፈልጉ ነገሮች ጊዜያችንን እያጠፋን ብዙ መስዋዕትነት መክፈል የለብንም ማለት ነው። ስለዚህ ይህንን ለማድረግ ደግሞ ከእኛ እና ከሁሉም ሰው የተለየ ትኩረትና የተለየ ውሳኔ ይጠበቅብናል ማለት ነው። የቲክቶክ ቻናሎችን በመዝጋት የሚያስፈልጉ ኮንተንቶች ሲመጡ እነሱን በማስወገድ ብቻ ሙሉ ትኩረታችንን የምንፈልገው ነገር ላይ በማድረግ የሶሻል ሚዲያዎች እንዳይረብሹን እነሱን በማጥፋት ሀሪፍ የሚባል ሀሪፍ ደረጃ የሚባል ነገር ማንነት መገንባት እንችላለን። ጠንካራና ንቁ የሆነ ዜጋዎች መሆን እንችላለን ማለት ነው።

ሩዝ በጣም የምወደው ምግብ አይነት ነው። በርግጥ ብዙ ጊዜ ባላገኝም ማለት ብዙ ጊዜ የምንመገበው ምግብ ባይሆንም ነገር ግን ሩዝ በጣም ደስ የሚል ስሜት ነው የሚሰጥህ ስበላ ሩዝ በጣም በጣም ነው የምወድ ምክንያቱም ደረቀ ለምግብ ነው። በዚህ ላይ ካለ ምንም እርድን ምናምን ነገር ሳይጨመርበት በባዶ ራሱን ችሎ። እርድ በጣም አስደሳች የሚባል እርድ አይነት ነው። ምክንያቱም በጣም ደስ ይላል ስንመገበውም ደስ ይላል ብቻ አሪፍ የሚባል የምግብ አይነት እርድን እወዳለሁ። እኔ እርድ በጣም ነው የሚመቸኝ ማለት ሩዝ ማለት ነው። ሩዝ ደግሞ አብዛኛውን መሰረታዊ የሆነ መመገቢያ ማለት በጣም የሚጠቀሙት ሰዎች አሉ ወርድን በአግባቡ ማለት ነው። ሀገራት አሉ አንደኛ ደረጃ ምግባቸው ይሁን ምሳሌ ወደ ህንድ አካባቢ ጥሩ ጥሩ የሚባል የምግብ አይነታቸው ነው ምክንያቱም። ሩዝ በአብዛኛው የሚበቅልበት ሀገር ስለሆነች ማለት የእርሻ ውጤታቸውም ሩዝ ወሳኙ ነገር ስለሆነ ሩዞችን በመጠቀም በጣም ብዙ ነገር ይሰራሉ። ማለት ምግብ ያበስካሉ ያበስሉትን ምግብ በአግባቡ ይጠቀማሉ። ብቻ ብዙ ነገር የሚያደርጉበት ከሩዝ ስለሆነ ሩዝ ደግሞ ምንድነው ጥሩ የሚባል የሚገብ አይነት ነው ማለት ነው። ስለዚህ ሩዝ እንዴት በአግባቡ እንጠቀማለን? እንዴትስ እኛ አሪፍ ነገር ቢሆነን ብለን ራሳችንን ስንጠይቅ ሩጥ ያለው በውስጡ ያለው ነገር በጣም አሪፍ ነው። አሪፍ አሪፍ ነገሮችን የያዘ ስለሆነ ሩዝ ለብዙ ሰዎች የጤና ጥሩ ነገር ይፈጥራል። ሩዝ አሪፍ ነገር አለው በውስጡ የይዞት ነገር በጣም ምርትም ምርትም የሚባል ነገር ይዟል። በአግባቡ ሩዝኖችን በምን ጥቅም ብሰአት ደግሞ ለእኛ እንትን ይላል ነገር ግን አንድ ቀለታ የሰሙት አንድ መረጃ አለ። ማለት ሩዝ እስከ ሃያ አራት ሰዓት ነው እንጂ ከሃያ አራት ሰዓት በኋላ ቀዝቅዞ ከበስል በኋላ በውስጡ የተለያዩ ፈንግሶችን በመስራት እነዚህ ፈንግሶች ደግሞ ለተለያየ በሽታ ይገልጣሉ የሚል አንድ ነገር ስለሰሞኑ። በርግጥ ይሄ አሪፍ ማለት የሚደገፍ ነገር ነው። ዶክተሮች ስለተናገሩት የሚታመን ነገር ነው። እና ስለዚህ እኛ በምንጠቀምበት ወቅት በስነ ስርዓት በመጠቀም ማለትም ሩዙን አሙቀን ከመጠቀም የለቁ ትንሹን መጥነን በመስራት ያችን ለጊዜውም ቢሆን በመጠቀም የኛን ጤንነት መጠበቅን እና ማስጠበቅ እንችላለን ማለት ነው። ሩዙን ዝም ብለን ልክ እንደ በዘፈቀደ ከሰራን በኋላ ሁለት ቀን ሶስት ቀን አቆይተን ምን ብለው ከሆነ በውስጡ የሚሰሩ ባክቴሪያ በጣም ክፉ ባክቴሪያ ስለሆነ ምንድነው እኛን ወደሆነ ነገር ወስዶ እንደ ጉዳት እንደ ከእኛ መጠንቀቅ ያስፈልጋል። ምክንያቱም በሳይንስ የተረጋገጠ ነገር ስለሆነ ያ ጉዳት እንዳይደርስ እድር መጠገብ ያስፈልጋል። ከዛ በጨሩዝ አሪፍ ምግብ የምለው ምግብ ነው። አንዳንድ ቦታ ግን በግጥሮች አካባቢ ሩዝን አሰራሩን ይቀይሮታል ምክንያቱም በርዱ ያደርጉና በርዱ ደግሞ የተለየ ነገር ስለሚያመጣ ያ ደግሞ በጣም ጉዳት ያለው ነገር ስለሆነም። በዚያው መንገድ እማላምን ሰው ብሆንም ሩዝ ጥሩም ነገር አለው። ከጥሩም ውጪ ደግሞ መጥፎም ነገር እንደተናገርኩት ስላለው ይሄንን ግን የሚገባውን ጥንቃቄ ሰጥተን ማብሰልና መስራት አለብን ብዬ አስበን ነው። ስለዚህ ሩዝ እኔ በጣም ወሳኙ አሪፉም ነው ምግብ ነው። ከዛ ውጭ ግን እኔም የምወደው ውግብ ደሮት ነው። ደሮት ማለት ብንቁላል በጣም ልዩ የሆነና እኔ በጣም ለራሴ ምንድነው የሚባል በጣም ፍቅረት ሰጥቼ ወድጄው በጣም የምንሳሳለት ምግብ ስለሆነ። የምዋደው ሙሉ ነው ማለት እወደዋለሁ። ከዛ ውጪ በሩዝ ውጭ ብዙ አይነት የምግብ አይነቶች አሉ። ከነዛ ውስጥ ምን ሩዝ ለኔ በጣም ቆሰኝ የሚባል የምግብ አይነት ቢኖር ሩዝ ነው። ስለዚህ ሩዝን በመመገብ ጤናችንን ሁሉ አካላችንን መጠቀምና መጠበቅ እንችላለን። ብዬ የሚልና ማስተሰብ የምወደው ሀሳብ ስላለኝ ሁላችሁም ሩዝን ብትጠቀሙ ታተርፉበታላችሁ እንዲህ አትጎዱም የሚል መደምደሚያ ላይ እደርሳለሁ ማለት ነው

ስራዎችን በቅደም ተከተል አስቀምጣለሁ ምክንያቱም አንዳንዴ ካለ ፕላን ወይም ካለ እቅድ የሚወጣ የሚሰራ ስራ ያን ያህል ስኬታማ የመሆን እድሉ ዝቅተኛ ነው። ምክንያቱም ስራውን መጀመሪያ ከመጀመሪያችን በፊት። ምን ያህል ጥሩ ነገር አለው ምን ያህልስ ነገሩ መጥፎ ነገር አጋጥሞት የመውደቅና ያለመሳካት እድል አለው የሚለውን የምናውቀው በምንድነው? በስራው ልክ ስለሆነ ማለት በአቀድነው ልክ ስለሆነ። እቅዱን ደግሞ በደንብ ከብዙ ነገር አንፃር ከተረዳን በኋላ እቅድ ግዴታ መሰራት አለበት። ምክንያቱም አብዛኛው ሰው ወደፊት ምን ሊፈጠር እንደሚችል ሳያውቅና ሳያቅድ ብዙ ነገሮችን ይሰራል። ያ ማለት ደግሞ ነገሮችን በዘፈቀድ ማድረግ እንደማድረግ ስለሚቆጠር። ያኔ ያለ አሪፍ የሚባል ነገር ልንፈጥር አንችልም ምክንያቱም። አንደኛ ነገሩን እንዲሁ ዝም ብለን ስለሆነ ነገሩ ማለት ነገሩ መሰራት ስላለበት ወይም ነገሩ ያስፈልጋል ብለን ስላመንን ብቻ እንዲሁ በማይገቡ ነገሮች መልኩ ልንሰራው እንችላለን። ሁለተኛው እቅድ የምናወጣበት ጊዜ የተለያዩ በሰአት ቁልፍ በስነ ልቦናም በመሳሪያም ደረጃም ነገሮችን አሟልተን ስለምንገባ ያን ያህል አይከብደንም። ማለትም እነዚያን መሳሪያዎች በደንብ ያስፈልገናል የትኛው ለምን የትኛው ለምን ያስፈልጋል የሚለውን ነገር በደንብ ካየን በኋላ ውሳኔን ስለምንወስን። ያን ያለ እኛ ምንድነው? የሚወርድ ጉዳት የሚፈጥር ነገር አይሆንም። ምክንያቱም በቀላሉ ከአቀድነው እቅድ ጋር እያስተያየን በአሰብነው መንገድ እየሄድን ነው ወይስ አይደለም የሚለውን ከፕላናች ከዕቅዳችን ጋራ እያስተያየን መሄድ እንችላለን ማለት ነው። ስለዚህ ደግሞ በጣም ጥሩ ነገር ይፈጥራል ማለት ነው። ማለትም ምንድነው ጥሩ ነገሩ ይሄ ብለን ካሰብን። እኛ ልክ በምንሰራበት ወቅት ጠንክረን በጣም እየለፋን ካለ እቅዱን እንዴት ነው እቅዱ ዛሬ ምን ያህል ነበር ማሳካት የፈለግነው ነገስ ምንድነው ማሳካት የሚጠበቅብኝ የሚለውን። ቀን በቀን እየተከታተልን መሰራት ያለበትን እየሰራን መስተካከል ያለበትን እያስተካከልን እንዴት መሄድ እንዳለብን የራሳችንን እቅድ ማውጣት ስለምንችል። ያ ደግሞ በመንገዳችን ምንም ነገር ችግር ቢገጥመን ሳንሰቃቅ እንድንጋፍጥና ችግሩን ለይተን እንድናውቅ ስለሚያደርግን። አሪፍ ነገር ነው ብዬ አስባለሁ ስለዚህ። ምንድነው እቅድ በማውጣት እቅዳችን በመተግበር አሪፍ ነገር ላይ ለመድረስ እንድንችል እቅዳችንን መከታተል አለብህ። ምክንያቱም እቅድ የሌለው መኪና እና እቅድ የሌለው ሰው እና መሪ የሌለው መኪና እንድ ነው ይባላል። ምክንያቱም እንዲሁ ዝም ብሎ መሬ ልሎ መኪና ባሰብነው ምናዞረው የምንፈልግ ዝም ብሎ ስትሬት ነው የሚሄድ ገደል ካገኘም ይገባል። ጥሩ ቦታ ካገኘመ ይሄዳል እንደዚያ ሁሉ እቅድ ከሌለን። ችግር በሚያጋጥመን መሰናክል በሚያጋጥመን ሰዓት መሰናክሉን ማለፊያ መንገዶችን መጀመሪያው ቀን ስላልገባን ያ ደግሞ ጥሩ የሆነ የሆነ እንቅስቃሴ እንድናደርግ ስለማያደርገን። ጉዳት ይኖረዋል ብዬ አስባለሁ። ስለዚህ ምንድነው ከእኛ የሚጠብቀው ወይስ? ምንድነው ይህን ነገር ለማድረግ የሚያስፈልገን ካልን። የተጠና እቅድ ማለትም እቅዱን ስናወጣ እንዲሁ ሳይጋነን አንደኛ በጣም ሳይጋነን ሁለተኛ ደግሞ በቃ ይሰራል ተብሎ የሚታመን አይነት እቅድ ሳናሳንስም ትልቅም ሳናደርግ እናወጣለን። ያው ትልቅም የማይሆንበት ምክንያት ከአእምሮአችን አስቡ ልክ አልመጣ ሲል መጨረሻ ላይ ጉዳት ነው የሚፈጠር ነው። በርግጥ ከፍ አድርጎ ማሰብ ጥሩ የምንሆንበትን ሁኔታ አለ። ነገር ግን አንዳንዴ ከፈ አድርጎ ማሰብ ጥሩ የማይሆንበት አጋጣሚ ስላለ። ያንን ለማሳካት እኛ ምንድነው ከፍ ያለ ነገር በደንብ በማሰብ ያንን ከፍ ያለ ነገር እንዴት እናስካዋለን? ወይስ እንዴት እንሰራዋለን የሚለውን በእቅድ ስነ ስርዓት። ራሱን የቻለ ደብተር እቅዳችን የምንጽፍበት ገዝተን ደብተር መሰረት እቅዱን ምን ማድረግ እየተከታተልን መስራት ያስፈልገን ብዬ አስባለሁ። ስለዚህ ይሄን በምናደርግበት ጊዜ ደግሞ እቅዳችን በሚያስፈልገው መንገድ እየሄደ ወደ ስኬት እንድንቀይረው ችግራችን ብዙ ሳንጎዳው ወደ አስብነው ስኬት እንድንቀረብ ያደርገናል። ምክንያቱም እቅዱ እንዴት እየሄደ ነው የሚለውን ከአወጣነው እቅድ ጋር እያስተያየን ስራው እንዴት እየሄደ ነው የሚለውን ማየት ስለምንችል ማለት ነው። ስለዚህ ይሄ

ያው እኔ የምኖርበት አካባቢ ኢትዮጵያ ውስጥ ብዙ አይነት የምግብ አይነቶች አሉ። ማለትም ኖርማል ባህላዊ የሆኑ ምግቦች የተለያዩ ምግቦች አሉ። እነዚህ ምግቦችም እንደየአካባቢው ይለያያሉ ምክንያቱም ኢትዮጵያ ውስጥ ብዙ ብሄረሰቦች ስለሆነ የሚኖሩ የብሄረሰቡ ደግሞ የምግብ አሰራርና ባህል የተለያየ ነው። ምሳሌ ጉራጌ አካባቢ ብንሄድ በኢትዮጵያ ውስጥ ሆኖ አንድ ጉራጌ የሚባል አካባቢ እና እዚያ ውስጥ አሁን እንስት ይበላል እንሰት በቆጮ መልክ ተዘጋጅቶ ይቀርብና ያንን ደግሞ እንመገበዋለን ማለት ነው። ሌላ የትአካባቢ እንውሰድ ለምሳሌ ወደ ደቡብ አካባቢ ብንወስድ ሌላ የተለየ ምግብ ነው የሚኖረው። እና እንደየአካባቢው የምግብ አይነቱም የተለያየ ነው። ስለዚህ እንደተናገርኩት እኛ ጋር ኢትዮጵያ ውስጥ ብዙ የባህል ሃይማኖትም እምነት ስለአለ የየቦታው የተለያየየሆነ አመለካከት ስላለው የምግብ ባሉ እንደየቦታው የተቀየረ ነው ማለት ነው። ስለዚህ አሁን ላይ እንዲህ እንዲህ ነው ብዬ በደንብ ባልገልፀውም ለምሳሌ እኛ አካባቢ ባህላዊ ምግቦችን እንጀራ በወጥ ነው። ያ ማለት ሽሮ ወጥና በሽሮ ወጥ አንዳንዴ አልፎ አልፎ ደግሞ የተለያዩ የወጥ አይነቶች አሉ። ምሳሌ ምስር ወጥ አለ። ብዙ አይነት የወጥ አይነቶች አሉ። እነዚህን የወጣ አይነቶች ተጠቅመን ማብሰል ከሰራን በኋላ የተለያዩ ምግብ አይነቶችን ምንድነው እንጠቀማለን ማለት ነው። ስለዚህ አሁን ላይ ምንድነው እንደ እኔ እንደኔ ያለኝ ሀሳብ የምግብ አይነቶች የተለያዩ ናቸው። ማለት እንደየባህሉ እንደየ ስርዓቱ ምግቦች ብዙ አይነት የምግብ አይነቶች አሉ። ስለዚህ እንደየባሉና እንደየስራቱ ይለያዩ እንጂ ጣማቸው የተለያየ እና አሪፍ የሚባል አይነት ጣዕም ነው ያላችሁ። ምሳሌ እኛ አካባቢው ሽሮ እንዳሉ እና ባህላዊ ምግብ ሌላም አለ ለምሳሌ ጎመን ሊሆን ይችላል። ሲበሉ በጣም ደስ የሚለው። እንደየ ባህሉ እንደየ ስርዓቱ ይለያያል። ስለዚህ አብዛኛውን የኢትዮጵያን ማህበረሰብ ገጠረማው ክፍል ውስጥ ስለሚኖር ያን ያህል ምግቡን እንትን እሚልበት ነገር የለም። ማለት ለምግብ ተጨንቆ ይህን ያህል የታሸገ ምግብ ገዝቶ የሚጠቀም ወይም የሆነ ነገር ገስቶን የሚጠቅም አይነት እዚህ አይደለም በኢትዮጵያ ውስጥ ስለዚህ። የምግብ አይነቶች እንደየ ሰውን ማንነት እንደየ ሰው ለጉጢጥሌው ሆነው እቀርባለሁ። ባህላዊ ምግባቻችንን በመጠበቅ ከእኛ ብዙ ነገር ስለሚጠበቅ ይህንን ደግሞ በደንብ ለማሳካት ምን ማድረግ ይጠበቅብናል።

አዎ በእርግጥ እኛ አከባቢ ቡና አብዛኛው ጊዜ ሰው የሚጠቀም እየፈጨ ምናምን አይደለም አሁን አሁን ላይ ቴክኖሎጂዎች መምጣት ሲጀምሩ ነው። ሰው ቡናን እየፈጨ መጠቀም የጀመረው እና እኔ ቡና መፍጨት ቀላል ነው። ምክንያቱም ማሽኑ ጋር በመቁላት ቡናውን በማስገባት መፍጨት ስለሆነ ቀጥታ ይሄም ያን ያህል የሚያከብድ ነገር አይደለም። ምክንያቱም ቡና መፍጨት ህፃናትም ሊሰሩት የሚችሉት የስራ አይነት ነው። ለምን ምክንያቱም ቡናውን በሚፈጭበት ጊዜ ያን ያህል ከእኛ የሚጠበቅብንና የምናወጣው ነገር የለም። ምክንያቱም በመብራት ቀጥታ ተገናኝቶ ስለሆነ ቀጥታ መፈጨት የሚጀምረው ያን ያህል ብዙ ተፅህኖ የሚፈጥር ነገር አይደለም። ነገር ግን የድሮ እዚህ እኛው አካባቢ ያለንበት አካባቢ የድሮ ሰዎች ቡና በሚወቅጡበት ጊዜ ወቅጠው በሚቆሉበት ጊ ቆልተው በሚወቅጡበት ጊዜ የተለያየ መሰናክል ራሱን የቻለ ሊያጋጥማቸው ይችላል። ያ ማለትም በደንብ ለመውቀጥ አስፈላጊ የሆነ ሞቀጫ ሊያገኙ ይችላሉ ካገኙም በኋላ ደግሞ ጉልበቱ በተለይ ሰዎች እናቶች የሆኑ ለመውቀጥ ያን ያህል አይመችም። ስለዚህ ይሄ እንደ አንድ ችግር ያየዋሉ ነገር ግን ቡና መፍጨት ያን ያክል ከባድ ነገር ነው ብዬ አላስብም። ምክንያቱም ኢትዮጵያ ውስጥ እናቶች ብዙ ነገር ይሰራሉ ብዙ ነገር ለፍተው ስለሆነ የሚያሳኩት ያን ያህል ችግር የሚፈጥር ነገር ነው ብዬ አላስብም ማለት ነው። ምክንያቱም በቀላሉ ማሳካት የሚችሉት ነገር ስለሆነ ያ ደግሞ ያን ያህል ጉዳት ያለው ነገር አይደለም። ምክንያቱም ከዚያ በላይ ብዙ ነገሮች ይሰራሉ ምሳሌ እንጀራ መጋገር ጢስ እያሰቃያቸው ስለሆነ እንጀራ የሚጋግሩት የተለያየ ነገር እያለ ስለሆነ ያንን የሚያደርጉት ያ ደግሞ ያን ያህል ጉዳት ውስጥ ስለሚያከታቸው ምንም ቢሆን ምንም ቢፈጠር ምንድነው ያን ያህል የሚከብድ ነገር እንደሆነ ተጋኖ የሚቀመጥ ነገር አይደለም ማለት ነው። ስለዚህ እነዚህን ነገሮች ትኩረት መስጠት ይገባናል ማለት ነው። ምክንያቱም እኛ ልክ ይሄንን በምናደርግበት ጊዜ ምንድነው? የትኩረታችን ወደ መድከም አለ መድከሙ ብቻ ይሆንና ጥራቱን ጠብቄ የተጠበቀ ምርት ደግሞ ለማምረት ያን ያህል ብቁ እንሆናለን። ብዬ ስለማላምን ይህንን ይስተካከል ብዬ ምክር ነገር ማስተላለፍ ፈልጌ ስለሆነ ይሄንን ያው በደንብ አስበንበት እንድንሰራ ስል በአክብሮት እናገራለሁ።

አዎ ምክንያቱም እኔ እንደ ኢትዮጵያ ውስጥ ወይም አፍሪካ ውስጥ መኖሬ መኖሬን ምክንያት በማለት በአንድ ጊዜ ብዙ ስራዎችን እሰራለሁ። ማለትም ልክ አንድ ስራ ብቻ በምንሰራበት ሰዓት የዶላር ዋጋ ወይም ዶላር ያለው ከመኒ ጋር ያለው ቫልዩ። ይህ ብር መጠኑ በጣም ልዩነት ስላሉ ያን ያህል በጣም የሚያስደስት አይነት ሁኔታ አይደለም ያለው ኢትዮጵያ ውስጥ ስለዚህ። ያን ነገር ለማሳካት ደግሞ ምንድነው? አንድ ስራ ብቻ በመስራት በቂ ሊሆን አይችልም ማለት ነው። ስለዚህ የተለያዩ ስራዎችን አፍላል ግን ከተለያዩ ቦታ። የተለያዩ ነገሮችን በመስራት አንድ ብቻ ይበቃም ማለት ሁለት ካስፍለገም ሶስት ነገሮችን ባንድ ግዜ በመከናወን በቀላሉ የሚያስፈልገን ወጭዎችንም መቻል እንችላለን። ስለዚህ ይሄ በጣም ወሳኝ የሆነ ነገር ስለሆነ በጣም ትኩረት ማድረግ ያለብን ነገር ነው ማለት ነው። ይሄ